እዚህ ማለት እዚህ አካባቢ ላይ አሁን ያለንበት ሁኔታ እዚህ ማለት አሁን እዚህ ጋር አሁን እኔ ጋር ነው እንደማለት ነው እዚህ ጋር ነው ትክክለኛ ቦታ ማለት ነው። የሆነ እዚህ ማለት ያለህበትን አካባቢ የሚወክል ነገር እዚህ ማለት የሚ ያለንበትን አካባቢ የለም። እዚህ ነው ካልን እዚች ጋር ነው ማለት ያለንበት አካባቢ ለመወከል ነው

ሻጭ ማለት ገዢና ሻጭ የሚገናኝበት ማለት ነው። እቃ ገንዘብ ሰጥተህ። እቃህን የምትወስድበት ሽያጭ ማለት ማህበረሰቡ የሚፈልገውን ነገር ማቅረብ ማለት ነው። እና። ሽያጭ ማለት ያመረትከውን ምርት መሸጥ ለተፈላጊ ማድረስ ማለት ነው። ለፈላጊ ማድረስ

ደመና ማለት ዝናብ ሊጥል ሲል ያለ ሰማዩ ላይ የሚሸፍን ጨለማ ነገር ማለት ነው። ደመና ደመና ካለ ዝናብ ይመጣል። ወይስ ደመና ብቻ አየሩን ያቀዘቅዘዋል ምናምን። እና ደመና ካለ የሚጨልም አየር ማለት ነው። ሰማይ ላይ የሚታይ ጉም ማለት ነው። በቃ ደመና ማለት

የተጠቃሚ ስም ማለት ብዙ ስሞች ያሏት ነገሮች አሉ። ለምሳሌ ብዙ የሚፈልገው ሰው ያለበት ስም የተጠቃሚ ስም ይባላል። እና የተጠቃሚ እኔ አሁን ደንበኛ ሆኜ ነው ቦታ ስሄድ ተጠቃሚ ነኝ። እና የተጠቃሚው ስም ማነው ወይ ደግሞ የተጠቃሚው ስም ማነው? ማለት የሌላኛው ሰው ስም መጠየቅ ነው። እና ተጠቃሚ ማለት

መተገበርያ ማለት የአንድን ወይ አፕሊኬሽን የሚባለው ነገር ነው አፕሊኬሽን ማለት አንድ ሲፈበረከው ነገር ነው ነገ ለምጠቀምበት እውቀትን ለመገበያየት ወይም ደግሞ ገንዘብ ለማግኘት የምንጠቀመው መተግበሪያ ይባላል። እና ተግባር አለምን አንድ የሚያደርግ ነገር ነው። መተግበሪያ ማለት

አጋር ማለት የሚያግዝ ማለት ነው። የሆነ ነገር አጋር አለው ማለት የትዳር አጋርም ሊሆን ይችላል። የጓደኝነትም አጋር ሊሆን ይችላል አጋር ማለት አጋዥ ማለት ነው። እና ሰው ለሁለት ተጋግዞ የሚሰራውን ነገር አጋር ይባላል። ተጋግዞ የሚያደርገውን ነገር በአጋር ነው ያደረጉት ይባላል አጋር ማለት የትዳር አጋር አለ አብሮ የሚኖር ባለ

ጥራት ማለት በጥሩ ሁኔታ የተዘጋጀ ማለት ነው ማለት ጥሩ ነገር የሆነ ማቴርያሉ በጣም ጥሩ የሆነ ነገር በጥራት የተዘጋጀ ማለት ነው። ስለዛ ጥራት የምንለው በጥሩ ሁኔታ የተዘጋጀ ማለት ጥራት አለው ጥሩ ነገር ነው ይባላል ጥራት አለው ይባላል ጥራት ማለት እሱ ነው።

ሰባተኛ ማለት የሰባተኛ ደረጃ ላይ አሁን በቀን ሳይ ቀን ሰባተኛ ቀን ይባላል እና የሳምንት መጨረሻ ያለው ቀን ሰባተኛ ቀን ይባላል እና ሰባት ማለት ሰባተኛ ማለት የመጨረሻ ሰባተኛ ደረጃም ሊሆን ይችላል። ሰባተኛ ቀንም ሊሆን ይችላል ደረጃም ሊሆን ይችላል እና ሰባተኛ ማለት

እወዳለሁ ማለት ያንን ሰው መውደድ ማለት ነው እና እንደወደዱት መናገር ለዛ ሰው ጥሩ ፍቅር ጥሩ መውደድ እንዳለው መናገር ማለት ነው። እወዳለሁ ማለት ለዚህ ለሚቀጥለው ሰው። እንደምትወደው መግለጽ ማለት መግለጽ ማለት ነው። እንደምትወደው መግለጽ እወዳለሁ ማለት ለምትወደው ሰው መግለጽ ማለት ለሌላ ሰው መግለጽ ማለት ነው